የዘር ያዕቆብ ፍልስፍናዊ አኗኗር የሀገራችንን ሰዎች ለፍልስፍና ካሏቸው ካላቸው አሉታዊ አመለካከት በተቃራኒ ነው። የሀገራችን ሰዎች ፍልስፍና ሰዎችን ከሀዲ የሚያደርግ ራሳቸውን እንዲጥሉ ፀጉራቸውን እንዲያንጨባርሩ ለአለባበሳቸው ግድ የለሽ እንዲሆኑ ከሰው ጋር እንዳይገጥሙ ማህበራዊ ህይወት እንዳይኖራቸው የሚያደርግ ገፋ ሲልም የሚያሳብድ ትምህርት ነው ብለው ያስበዋል። ይህንን አመለካከት ፉርሽ የሚያደርግ የመጀመሪያው ሰው ዘር ያዕቆብ ነው። ዘር ያዕቆብ በአለማዊ ህይወቱ በጣም ሀብታም መንፈሳዊ በመንፈሳዊ ህይወቱም በጣም የሚተጋ በማህበራዊ ህይወቱም ሚስት አግብቶ ልጆቹና የልጅ ልጆችን ያየ ሰው ነው። የሰው ልጅ ህይወቱን በብልጽግና በደስታ በምስጋናና በጠንካራ ማህበራዊ ህይወት ውስጥ መኖር አለበት ብሎ ያስባል። ይህንንም በተግባር በህይወቱ አሳይቶናል። ዘረ ያዕቆብ ረጅም እድሜ ዘጠና ሶስት አመት መኖር የቻለውም ከዚህ ፍልስፍናዊ አመለካከቱ የተነሳ ነው። የኢትዮጵያ ፍልስፍና ውስጥ እስከ ዛሬ ድረስ ሲካተቱ የነበሩ የዘረ ያዕቆብ እና የወልደ ህይወት ሀሳቦች ብቻ ናቸው። በይዘት ረገድ የእነዚህን ሁለት ፈላስፎች ሀሳቦች ማህበረሰባዊ ትችቶች ላይ የሚያተኩር ናቸው። ፈላስፎቹ ከዚሁ ማህበረሰብና ባህላዊ የወጡ ቢሆኑም መልሰው ግን የወጡበትን ማህበረሰብና ባህል እሴቶቹን የተመሰረተ የተመሰረተበትን አስተሳሰቦች እምነቶቹን ልማዶቹን ይመረምራል ይፈትሻሉ ይተቻሉ ይሄ ደግሞ የፍልስፍና ወጉ ነው። የኢትዮጵያ ማህበረሰብ ከአክሱም ስልጣኔ ጀምሮ እስከ አሁን ዘመን ድረስ ያሳለፈውን የእሴት ሽግግር እንዲሁም አሁን ላለንበት የማህበረሰብ ሁኔታ ወደ ኋላ ሄደው መነሻ ምክንያቶቹን በታሪክ ውስጥ በርብሮ ያሳዩን ዶክተር ዳኛቸው አሰፋ ናቸው። የታሪክ ምሁራን አካባቢ በጣም የተለመዱ ታሪክ ቀመስ ጥያቄዎች ይነሳሉ ለምሳሌ የአክሱም ስልጣኔ ወድቋል ወይስ ቀጥሏል? ከወደቀስ ምክንያቶቹ ምንድን ነበሩ? ኢትዮጵያ ለምን ኋላ ቀር ሆነች ቀድመን ጀምረን ለምን ኋላ ቀር? ኋላ ቀር የታሪክ ባለሙያዎች እነዚህን ጥያቄዎች የሚሰጡት መልስ ተመሳሳይ ሲሆን በይዘቱም ከውጪ ወረራና ከእርስ በእርስ ጦርነት ጋራ የተያዘ ነው። እነዚህ መልሶች ግን የእንቁላሉ ቅርፊት ናቸው ሆኖም ግን። የእንቁላሉን ቀጣይ ህይወት የሚወስነው ቅርፊቱ ሳይሆን አስኳሉ ነው። ከላይ ላነሳናቸው ጥያቄዎች ቅርፊቱን ሰብረው አስኳሉን ላይ ያለውን መልስ የነገሩን። የታሪክ ምሁሩ ሳይሆኑ የፍልስፍና ምሁሮቹ ዶክተር ዳኛቸው አሳፋ ናቸው። ቀድመን ጀመርነው ለምን መጨረሻ እንደቀረን የታሪክ ዱካዎችን ተከትለው ሄደው። የኋልዮሹም ጉዞ መቼና እንዴት እንደተጀመረ ለመጀመሪያ ጊዜ የነገሩን ዶክተር ዳኛቸው ናቸው። ዶክተር ዳኛቸው የነገሩንም መልስ ጭራሽ አስበነው የማናውቀው ነገር ብቻ ሳይሆን በውዳሴ የተቀበልነው ነገር ስለሆነም በጭራሽ የማንጠይቀው ነው። ዶክተር ዳኛቸው ከማይጠቀሰው ከማይገለጸው ከማይገሰጸው ጋር አጋፍጠውናል። ምናልባት ለዚህም ይሆናል ይሄ። የዶክተር ዳኛቸው ሀሳብ በምሁራኑም የሆነ በማህበረሰቡ ዘንድ ዋናኛ የመወያያ አጀንዳ ሊያደርጉት ያልፈቀዱት። የዶክተር ዳኛቸው አክሱማዊነትና ላሊበላዊነት የሚለው ሀሳብ ከዘር ያዕቆብና ወልደ ህይወት ፍልስፍና ጋር የመንፈስ ዝምድና አለው። ዘር ያዕቆብና ወልደ ህይወት በአሥራ ሰባተኛው ክፍለ ዘመን ላይ ባገኙት የኢትዮጵያ ማህበረሰብ እጅግ ያዝናሉ በቁሳዊ ሀብቱ። የቆረቆዘ በሞራል ደረጃውም የላሸቀ ነው። ዶክተር ዳኛቸው የዚህን ቁርቁዙና አጀማመር በታሪክ ዱካ ውስጥ ሄደው መነሻውን ይነግሩናል። ዶክተር ዳኛቸው ከታች አንጥፋቸው ዘር ያዕቆብ ወልደ ህይወትና ካላይ ያስቀምጧቸው የኢትዮጵያ የታሪክ ክሽፈት ሙሉ ስዕሉን ታገኙታላችሁ። የዘር ያዕቆብና የወልደ ህይወት ትግል በታሪኩ ውስጥ ያሳዩንን ችግር የማስተካከል ስራ ነበር። ለዚህ ነው ከዚህ በኋላ የኢትዮጵያ ፍልስፍና ተብሎ ሲጠራ ከዘር ያዕቆብና ወልደ ህይወት የፍልስፍና ጋር። አክሱማዊነትና ላሊበላዊነት የሚለው ሀሳብም የግድ አብሮ መጠቀስ አለበት ብለው እስቲ ወደ ዋናው ሀሳብ እንንግባ። ባህል ስንል ዝም ብሎ የተቀመጠ ሳይሆን ሁል ጊዜ የምንፈትሸው የምንመረምረው የምንነጋገረው ትርጉም የምንፈልግለት መሆን አለበት። ይሄም መደረግ ያለበት ባህል ወላድ እንዲሆን ነው። ቆሞ ቀር እንዳይሆን እንደ ኩሬ ውሃ አንድ ቦታ ረግቶ የከረፋ ሽታ እንዳያወጣ ነው።

ባህል ስንል ዝም ብሎ የተቀመጠ ነገር ሳይሆን ሁል ጊዜ የምንፈትሸው የምንመረምረው የምንነጋገረው ትርጉም የምንፈልግለት መሆን አለበት። ይሄም መደረግ ያለበት ባህል ወላድ እንዲሆን ነው ቆሞ ቀር። እንዲህ አሁን ሳይሆን እንደ ኩሬ ውሃ አንድ ቦታ ረግቶ የከፋ የከረፋ ሽታ እንዳያመጣ ባህር ህያው የሚሆነው ወላድ ሲሆን ነው ወላድነቱም የሚገለጸው በየመስኩ በኪነ ጥበቡ በፍልስፍናው በሳይንሱ በኪነ ህንፃው በስነ ጽሁፉ የሚተነፍሱ ሰዎችን ሲያፈልቅ ነው። ባህል ህያው እንዲሆን ግን ኩሬውን የሚነቀንቁ ሰዎች ያስፈልጋሉ። እንደ ዳኛቸው አመለካከት ባህል ድምጽና መልእክት አለው የአክሱም ሀውልት ተራ ድንጋይ የሚመስለን የላሊበላ ቅርጽ ተራ ግንብ የሚመስለን የሰላ ጆሮ ስለሌለን ነው። በመሆኑም አድማጭ ጆሮ የሌለው ሰው ይህንን ባህል ድምጽ መስማት አይችልም። ዳኛቸው አክሱማዊነትና ላሊበላዊነት የሚለውን አዲስ ግንዛቤ ላይ እንዲደርሱ ያደረጋቸውም ዛሬ ሆነን ነገ የትላንት ውጤቶች ናቸው ዛሬም ሆነ ነገ የትላንት ውጤቶች ናቸው። የትናንት አሻራ ተሸካሚዎች ናቸው የሚለው አስተሳሰባቸው ነው። በመሆኑም የአንድን ማህበረሰብ ማንነት ለመረዳትም ሆነ የወደፊት ጉዞን ለማወቅ የኋላ ማንነቱን ላይ ያሳለፈውን የባህል ጉዞና መጠናትና መፈተሽ አለበት። የኢትዮጵያ ህዝብ ሁል ጊዜ የአንድ ጽንፍ ተጓዥ ነው። አንዱን ስናገኝ ሌላኛውን እንጥለዋለን። አዲስ ነገር ስናገኝ የበፊቱን እንተወዋለን። ልክ ህፃን ልጅ እንደሚያደርገው ህፃን ልጅ ህፃን ልጅ ከረሜላ ሲሰጡት የያዘውን ዳቦ ይጥለዋል። ሁለቱን አንድ ላይ መያዝ እንዴት መያዝ እንደሚቻል አያውቅም። የኛ ነገር እንዲሁ ነው። መንፈሳዊው ነገር ስናገኝ ቁሳዊ ሀብታችን ተው ነው ሰማዩ ሰማዩን ሰማዩን ስናይ ምድር ላይ መቆማችንን ዘነጋነው ላሊበላዊነት ሲመጣ አክሱማዊነታችንን ጣልነው። ዶክተር ዳኛቸው ለዚህ ነው የአንድ እውነት እዳ ተሸካሚነታቸው ቋሚ ምስክሮች አድርገው የሚያቀርቡልን ደግሞ የአክሱም ሀውልትንና የላሊበላ ውቅር አብያተ ክርስቲያናት ጊና ህንፃ ነው። እነዚህ ሁለት ቅርጾች በዚህ ዘመን የነበሩ ኢትዮጵያውያን የደረሱበት የእውቅና የእውቀትና የመንፈሳዊ ህይወት ደረጃ የሚያሳዩ አሻራዎች አሏቸው። ምንም እንኳን በይዘታቸው የተለያዩ ቢሆኑም የእነዚህን ሁለት ቅርጾች ተምሳሌታዊነት ዳኛቸው እንዲህ በማለት ያብራሩታል። የአክሱም ሀውልት ከመንኩሱና ክርስትና በፊት የነበረውን የኢትዮጵያ ማህበረሰብ አስተሳሰብ ባህል የሚወክል ሲሆን። የላሊበላ ኪኒያ ህንፃ ደግሞ የመንኩስና ክርስትናን ከተቀበልን በኋላ ያመጣነውን አዲስ አዲስ የባህል ሴት ለውጥ የሚያሳይ ነው። እንደዳኛቸው ገለጻ እነዚህ ሁለት ቅርጾች ድምጽ የሚነግረን ነገር ቢኖር እኛ ኢትዮጵያውያን ምን ጊዜም በሁለት ተቃራኒና ተጓዳኝ መስመር ተጓዥ መሆናችንን ነው። ታሪካችንን ስንመለከት ገና ከጠዋቱ ስንጀምር ሁለት ተፈላጊ ነገሮችን አቻችለን መሄድ እንደማንችልና የረጅም ታሪክ ሂደታችንን በተለያዩ ጉዳዮች ላይ ምን ጊዜም ምርጫችንን ይሄኛው ወይም ያኛው አክሱምን ወይም ላሊበላ እንጂ ከአንድ ወጥነትና ተጻራሪነት ወጥተን እንደማናውቅ ቅርጾቹ ያሳዩናል። አክሱማዊነት ቁሳዊ ስልጣኔ ያበበበትና ላሊበላዊነት የመንኩስና ክርስትና የተስፋፋበት ዳኛቸው በአጼ ኢዛና ዘመነ መንግስት ክርስትና ወደ ኢትዮጵያ ገብቶ የመንግስት ሃይማኖት የሆነበትን ጊዜ በአራተኛው ክፍለ ዘመን የሽሽግር ጊዜ ያደርጉታል። ከአክሱማዊነት ወደ ላሊበላዊነት አክሱማዊነት የሰው ልጅ ምድር ምድራዊ የበላይነት የሚያንሰባርቅ ሲሆን ላሊበላዊነት ደግሞ የሰውን ልጅ ዝቅተኛነት የሚያመላክት እንስሳ ሀሳብ ነው። በአክሱማዊነትና በላሊበላዊነት መካከል ያለውን የእሴት ልዩነት ለማስረዳት ዶክተር ዳኛቸው ማቲው አርኖልድ የተባሉ እንግሊዛውያን ሀሲያን ይጠቅሳሉ። አርኖልድ የሰውን ልጅ የቁሳዊ ስልጣኔ ጉዞ ሄነሊዝም በማለት ሲሰይሙት የመንፈሳዊ ስልጣኔው ጉዞ ደግሞ ሂብራይዝም ብለው ይጠሩታል። እንደ አርኖልድ አመለካከት እና ዶክተር ዳኛቸው በዝርዝር እንደገለጹት ሄኔሊዝም በጥንታዊ ግሪካውያን እና ሮማውያን ስልጣኔ ላይ የተመሰረተ ሲሆን መገለጫዎቹም ለምድራዊ ክብረት የሚትር ለአእምሮአዊ ትርፋት ትልቅ ቦታ የሚሰጥ ተግባራዊ ህይወት ይልቅ ጽንሰ ሀሳብ ላይ የሚተጋ ቁሳዊ ነገር የበላይነት አለው ብሎ የሚያምን ለአለማዊ ደስታ የሚተጋ ሲሆን። እንደ መመሪያ አድርጎ የሚወስደው መርህን ለማወቅ ከፈለገ ተመራመር።

ከሚከተሉት መካከል የትኛውን ትመርጣለህ? በአለም ላይ አንደኛ ጎበዝ ሆነህ። እንደኛ አንደኛ ደደብ መታየት ወይስ የመጨረሻው ደደብ ሆነ እንደ አንደኛ ጎበዝ መታየት? ዋረን ቡፌት በሌላ አገላለጽ እንዲህ ያስቀምጥዋል። አለም ሁሉ ማፍቀር የማይችል እያለህ ጎበዝ አፍቃሪ መሆን። ይሻላስ ወይዝ አንተ ፍቅር የማይገባ ሰው ሆነ። ያለ አለም በሙሉ ጎበዝ አፍቃሪ ቢልህ። ይህንን በመመርመር ውስጥ ቡፌት ለጥሩ ህይወት። አንኳ ከሆኑ ነገሮች መካከል የሆኑን አንድ ነጥብ ያነሳል ይሄም በውስጥ ግምገማ እና በውጭ ግምገማ መካከል ያለው ልዩነት ነው። ላንተ ወሳኙ የትኛው ነው አንተ ራስህን እንዴት ነው የምታየው የሚለው ነው? ወይስ ሌሎቹ ሰዎች አንተን እንዴት ነው የሚያዩህ የሚለው ነው? ትኩረትህ አንተ በራስህ ምን እንደምታደርግ በማሰብ ፈንታ አለም ስለኔ ምን ይላል በሚለው ላይ ከሆነ የውጪ ግምገማ። አፍቃሪ መሆኑን ይታወቃል። ይህም ጥሩ ህይወትን የማበላሸት አንዱ መንገድ ነው። የሌሎች ሰዎች አስተያየት ያለው ጥቅም አንተ አለው ብለህ ከምታስበው በታች የወረደ ነው ይህ። በድንጋይ ዘመን የቀረ ነገር ነው ሰዎች አንተን በአድናቆት። ሰማይ ቢያሰነኩ ወይም በትችት ከትምቢያ ቢያደባልቁ ከትቢያ ቢያደባልቁህ ይህ በህይወት ላይ የሚኖረው እውነተኛ ተጽዕኖ አንተ ለራስህ ከሚሰማው ኩራትና ሀፍረት አንፃር በጣም ዝቅተኛ ነው። ስለዚህ ራስህን ነፃ አውጣ ይህንን ማድረግ ያለብህ። በስሜት የመዘፈቅ ህይወት በአግባቡ እየመራህ የምትቀበለው አይሆንም ወደድህም ጠላም በጊዜ ሂደት ክብርና ዝናም በአግባቡ መቆጣጠር አትችልም። ጊያኒ እይልን እንዲህ ይላል። እያረጀህ ስትሄድ የሚገባህና ትክክለኛውን ክብር ታገኛለህ ሰዎችን ለጊዜው ልታታልል ትችላለህ በህይወት ዘመንህ ሁሉ እንደሸወድክ መኖር ግን አትችልም። ሁለተኛ በክብርና በዝና ላይ ትኩረት ማድረግ በትክክለኛ በትክክል ደስታን ደስተኛ የሚያደርገን ነገር ምንድነው የሚለውን አረዳዳችንን ይረብሻል። ሶስተኛ ያስጨንቀናል ስለዚህም ይህ ህይወት ለጥሩ ህይወት ቀጥተኛ ግንኙነት ያለው ነገር ነው። እንደዛሬው ዘመን ሰዎች ስለኛ ምን ይላሉ የሚለው ጭንቀት ጎልቶ የታየበት ወቅት የለም። ዴቪድ ብሩክስ እንዲህ ይላል ማህበራዊ የመገናኛ ብዙሃን ሰዎች ወደ ትንንሽ የብራንድ አስተዳዳሪነት ተቀይረዋል። ሰዎች ዛሬ ፌስቡክን ትዊተርን አጭር ማድረግን እና ኢንስታግራምን እየተጠቀሙ የተጋነነ ውጫዊ ማንነትን ለመፍጠር። ሲታተሩ ይውላሉ ብሩክ በፌስቡክ ላይ የምናገኛቸውን የመጋራት የመውደድ እና ሌሎችም ግብረ መልስ መስጫዎች ሰዎች ለሰዎች ያላችሁን አረዳድ እንዲያንፀባርቁ የተቀረፁ ናቸው። በዚህም መንገድ ለሰዎች የምንሰጣቸውን ግብረ መልሶች ደግሞ ፌስቡክ ላይ ባየነው መጠን እንጂ እውነተኛ ማንነታቸውን አውቀን የማይሆንበት እድል ሰፊ ነው። አንድ ጊዜ በዚህ መረብ ከተለጠፍን። ጥሰህ ለመውጣትና ጥሩ ህይወትን ለመምራት ቀላል አይሆንልህም። ጭብጡ ምንም ይሁን ምንም ሰዎች ስላንተ ሊጽፉና ሊያወሩ ይችላሉ ከኋላ እየተከታተሉ የሚያንሾካሹኩ ሰዎች አይጠፉም። በውዳሴ ሊያሞካሹ ወይም በትችት ሊኮንኑህ ይችላሉ። አንተ ይህንን መቆጣጠር አትችልም ጥሩ ነገር ደግሞ መቆጣጠር የሌለብህ መሆኑ ነው። ፖለቲከኛ ወይም ዝነኛ ሰው ካልሆንክ በስተቀር ገቢህ በማስታወቂያ ላይ እየተመሰረተ አይሆንም። እንደዚህ ከሆነ ደግሞ ስለ ዝናና ክብር አትጨነቅ ከመውደድና ከመውደድ ውጣ ራስህ ራስህን ጎግል ላይ አትፈልግ ከዚያ ይልቅ የሆነ ነገር ስራ። ቡፌት እንዲህ ይላል እኔ ደስ የሚለኝ ነገር ግን ሌሎች ሰዎችን የማያወዱትን ነገር ባደርግ። ደስተኛ ነኝ ነገር ግን እኔ እየሰራሁትን ነገር ሌሎች ሰዎች ቢያደርጉልኝ ቢያደንቁልኝም እኔ ግን የማረካበት ከሆነ ደስተኛ አልሆንም። ይህ የውስጥ ግምገማ ትክክለኛ አገላለጽ ነው ስለዚህ። በዚህ ላይ አተኩር የውጭ አድናቆቶችና ወቀሳዎች ዝቅ ባለ ስሜት እያቸው።

ግን ምን የተሳሳተ ነገር ቢኖር ነው የሰው ልጅ ለሺህ አመታት ይህንን በመሰለ ገሃነብ ውስጥ የኖረው። በሺህ ለሚቆጠሩ አመታት ይሄኛውስ አልያም ያኛውን በሚለው። የበላይና የበታች። የመንፈሳዊና ቁሳዊ አለማዊና ውስጥ አለማዊ። በጎኑና ክፉ በሚለው የሰው ልጅ ጽንሰ ሀሳቦች የጦርነት አውድማዎች መካከል ኖረናል። ይህ በመሳሰሉ ጽንሰ ሀሳቦች ውጤት ሳቢያ የሰው ልጅ አቅም በከፍተኛ ሁኔታ ታቅቧል። የሰው ልጅና ሀይሉን ለማውደም ታላቅ ስትራቴጂ ጥቅም ላይ ውሏል። እናም ያ ስትራቴጂ ሰውን ለሁለት ከፍሎታል። የሰው ልጅ ይሄኛው አልያም ያኛውን በሚለው ጽንሰ ሀሳብ ኖሯል። የሰው ልጅ አንድም ቁሳዊ አልያም ደግሞ መንፈሳዊ ይሆናል ሁለቱም መሆን እንደማይችሉ ተነግሯችዋል። ወይ ስጋ አልያም ነፍስ መሆን ሁለቱንም መሆን እንደማትችሉ ተምራችኋል። ይህ ነው የሰው መከራ መሰረታዊ ምክንያት ከራሱ በተቃራኒ የተከፈለው ሰው ገሃነም ውስጥ እንደሆነ ነው የሚቀረው። ገነት የምትወለደው ሰው ከራሱ በተቃርኖ። ካልተከፋፈለ ብቻ ነው የተከፋፈለ ሰው ማለት መከረኛ ማለት ሲሆን። ውህድ የሆነ ሰው ማለት ደግሞ የተባረከ ሰው ነው ማለት ነው። እስካሁን የሰው ልጅ ብትንትኑ የወጣ ሆኗል። ምክንያቱም ብዙ ጊዜ ሰብ ስብሃቶችን እንድትኮኑ እንድታስወግዱ እንድትክዱ ተነግሯቸዋል። እናም እነዚህ ተፈጥሮአዊ ነገሮችን ለማስወገድ ለመካድም በመሞከር ልታጠፏችሁ አይቻላችሁም። እነዚህ ተፈጥሮአዊ ነገሮች ከ ስር ብቻ ነው የሚጓዙት። ከያልነቃቸው አእምሮአችሁ ውስጥ ነው የሚሰሩት እናም የእውነት በጣም አደገኞች ናቸው። ሰው ተፈጥሮአዊና ምሉእ ነው። እናም እግዚአብሔር ለሰው የሰጠውን ሁሉም ነገር ላይ መዋል አለበት አንዳች ነገር ሊካድ አይገባም። የሰው ልጅ ኦርኬስትራ መሆን ይችላል የሚፈልገው ብቸኛ ነገር በራሳችሁ ውስጥ ሰላማዊ ሰላማዊ ህብሯዊነት የመፍጠር ጥበብን መለማመድ። ብቻ ነው።

አካልህ ራሱ አመለካከት የራሱ ኢጎ የራሱ ተፈጥሮ አለው። ከነገ ጀምሮ ጠዋት አስራ አንድ ሰዓት ተነስቼ መሮጥ እጀምራለሁ ብለህ ወስነሀል እንበል ማታ የማንቂያ ሰዓትም ሞላ ጠዋት ላይ ማንቂያው ሲደወል ለመነሳት ትፈልጋለህ? አካልህ ግን ዝም በል ተኛ ይልሀል። አካል የራሱ መንገድ አለው የአካልን ሜካኒክስ በመረዳት የተወሰነ ከባቢ በመፍጠርና የአካል አቀማመጦችን በመጠቀም ሀይልህን በልዩ አቅጣጫዎች መምራት ትችላለህ። ይህንን በተመለከተ ሌሎች መለኪያዎች አሉ በቀላል መንገድ ለማስቀመጥ ግን አንድ ሰው በተለይ ለረጅም ጊዜ የምታውቀው ሰው ከሆነ የተቀመጠበትን መንገድ በመመልከት በእሱ ላይ ምን እየተፈጠረ እንዳለ ማወቅ ትችላለህ። ራስህን አስተውለህ ከሆነ ስትናደድ በአንድ መንገድ ትቀመጣለህ ስትደሰት የምትቀመጥበት መንገድ ደግሞ ሌላ አይነት ነው። ስትጨነቅም እንደዚያው ሌላ አይነት አቀማመጥ ትቀመጣለህ ለምታልፍበት ለእያናዱ የንቃት ሀይልና ደረጃ ወይም የአእምሮ ስሜታዊነትና ሁኔታ ሰውነትህ በተፈጥሮ የተወሰኑ የአቀማመጥ አይነቶችን የመጠቀም አዝማሚያ አለው። ያንን አውቀህ አካልህን ወደ ተለያዩ የአቀማመጥ አይነቶች ከወሰድከው ንቃተ ህሊናህ ከፍ ማድረግ ትችላለህ። አካል ለመንፈሳዊ እድገት መሳሪያ ወይም ትልቅ እንቅፋት ሊሆን ይችላል። ለምሳሌ ከአካል ክፍሎችህ አንዱን እጅግ እግርህ ወይም ጀርባ ቢጎዳ ከዚያም ህመም በስተቀር ሌላ ጉዳይ ለማሰብ ትቸገራለህ አካልህ በደንብ የማይሰራ ከሆነ። በህይወትህ ውስጥ ያሉ ምኞቶችና ፍላጎቶች ሁሉ ሊያስተጓጉል ይችላል ነገር ግን ዶክተሮች የቀልዶ ጥገና ማድረግ እንዳለባቸው ከነገሯቸው በኋላ ቀለል ያሉ የአቀማመጥ አይነቶችን በመጠቀም ከአከርካሪ ህመም የዳኑ በርካታ ሰዎች አሉ። ይህ ለአንተም ይሰራል ይህ የሚሆነው ግን የአከርካሪ ሁኔታ ብቻ ሳይሆን አንተም የተለወጥክ ስለምትሆን ነው። አንድ ጊዜ ለመለወጥ ፍቃደኛ ከሆንክ የሰውን ንግግር ብቻ ሳይሆን ህይወትህንም ለማዳመጥ ፍቃደኛ ትሆናለህ ማዳመጥን መማር ያስተዋይነትን ህይወት ቁልፍ ነገር ነው። አካል እንቅፋት እንዳይሆን ለማድረግ የተወሰነ ጥረትና ጊዜ መስጠት አስፈላጊ ነው። አካል ላይ ያሉ ቀላል ግፊቶችን ለማየት የተወሰነ መጠን ያለው ጥረትና ጊዜ መመደብ ያስፈልጋል። አካል ራሱ ለማሳረፍ የሚፈልግም ይሁን የፍትወት ምኞት ለማስታገስ ያ ችግር አንተ አንተ ከአካልህ ባሻገር እንድትሄድ አይፈቅድልህም ይህ ማለት አካላዊ ሰው ዋና ጉዳይ ይሆናል ማለት ነው። ሆኖም አካልህ ያንተነትህን አንድ ክፍል ብቻ እንጂ መላ አንተነትህን ሊሆን አይገባም። አንድ ሰው ወደ ጥልቅ የተመሰጡ ልኬቶች መሄድ የሚያስፈልገው ከፍተኛ የሀይል እድል እንዲኖረው ስለሚያስችለው ነው። ሀይልህ ወደ ላይ እንዲወጣ የምትፈልግ ከሆነ የአካልህ ቧንቧ ለዚህ ተስማሚ መሆን ይኖርበታል። ቧንቧው ከተዘጋ አይሰራም ወይም የሆነ ነገር ይፈነዳል ስለዚህ አንድ ሰው ጥልቅ ወደሆነ ተመስጦ ከመግባቱ በፊት አካሉን በበቂ ሁኔታ ማዘጋጀት በጣም በጣም አስፈላጊ ነው። የሌሊት እንቅልፍ በማለዳዎቹና በምሽቶቹ መካከል የተወሰነ ልዩነትም ይፈጥራል። ዛሬ ማታ በደንብ ካልተኛህ ነገ ጠዋት መጥፎ ይሆናል ልዩነቱ የሚያመጣው ዜና የማለት ደረጃ ነው። ቀኑን ሙሉ ዘና ብለህ የቆየ ከሆነ ምሽት ላይ ጠዋት ላይ የነበረውን አይነት ሰው ትሆናለህ። ጠዋትህ ጥሩ ከሆነ ያ ጥሩ ጅምር ነው ነገ ግን ቀስ በቀስ ላይ ውጥረት ውስጥ ትገባለህ ዝና የማለት ደረጃም ይቀንሳል። ውጥረት የሚሆነው በስራ ምክንያት እንዳልሆነ መታወቅ አለበት ሰዎች ሁሉ የሚሰራው ስራ የሚሰሩ ስራ አስጨናቂ እንደሆነ ያሰባል ነገር ግን የሚያስጨንቅ ስራ የለም የሚያስጨንቀው የራስን ስርዓት መቆጣጠር አለመቻልህ ነው። ችግሩ አካልህና አእምሮህን እንዴት መያዝ እንዳለብህ አለማወቅህ ነው። ሰውነት የሚያስፈልገው እንቅልፍ ሳይሆን እረፍት ነው። በቀን ውስጥ አካልን በጣም ዘና የምታደርግበት ከሆነ የእንቅልፍ መጠንን ይቀንሳል። ላንተ ስራ በእግር መሄድ ወይም የአካል ብቃት እንቅስቃሴ ማድረግ ዘና የሚያደርግህ ከሆነ ሞክረውና የእንቅልፍ መጠንን የበለጠ እንደሚቀንስ ታያለህ። በአሁኑ ጊዜ ሰዎች ሁሉንም ነገር በከባድ መንገድ ማድረግ ይፈልጋሉ ስትራመድም ሆነ ስትሮጥ በቀላሉ በደስታ ልታደርገው የማትችለው ለምንድነው? ሁሉንም ነገር እንደ ጦርነት የምጠይቀው ስለሆነ ይህ የአካል ብቃት እንቅስቃሴ ላንተም ከጥልቅም ይልቅ ጉዳት ሊያመጣብህ ይችላል። አንተ ህይወት እንጂ የህይወት ተቃዋሚ አይደለህም ስለዚህ ከህይወት ጋር አትዋጋ።

በአንድ ወቅት አራት ሰዎች በጫካ ውስጥ እየተጓዙ ነበር እነዚህ ሰዎች ፈጽመው በአንድ ላይ ሊሆኑ የሚችሉ አልነበሩም። የመጀመሪያው ሰው ከፍተኛ የማሰብ ችሎታ ያለውና ምሁር በመሆኑ ለሶስቱ ሰዎች በተለይም ወደ ሰማይ እየተመለከተ የፈጣሪንም ስም አዘውትረው ለሚጠሩ ከፍተኛ ንቃት ነበረው ለዚህ ሰው እንደዚህ የሚያደርጉ ሰዎች የማይረቡ ሰዎች ናቸው። ይህ አዘውትሮ የአምላኩን ስም የሚጠራው ሰው ደግሞ ፈጣሪ እዚህ ካለ። የሚያስፈልገውን የእርሱን እጅ ይዞ መራመድ ሆኖ ሳለ ሌሎቹ ነገሮችን ማድረግ ጊዜ ማባከን እንደሆነ ያሰባል። ለዚህን ሰው አእምሮን የሚያጨናንቅ ፍልስፍናም ሆነ አካልን አታጥፎ በመቀመጥ መጸለይ አስፈላጊ አይደለም። ምክንያቱም ፈጣሪ እዚህ ነው ፈጣሪ ሁሉም ቦታ አለ። የድርጊት ሰው የሆነው ሶስተኛው ሰው ደግሞ ሌሎቹ ከሚያምር ፍልስፍናቸው ጋር ሰነፍ እንደሆኑና ይህንን ሁሉ ፍልስፍና የሚረዱ ስንፍናቸውን ለመደበቅ እንደሆነ ያስባል። አራተኛው ደግሞ ሁሉም ብልቅ ንቀት የተሞላበት በመሆኑ ህልውና ሁሉ ሀይል መሆኑን አያውቁም እንዴ ሀይልን መለወጥ የማትችል ከሆነ ፈጣሪንም ሆነ ሌላም ነገር ብትናፍቅ ምንም ነገር አይፈጠርም ምንም አይነት ለውጥ አይኖርም ሲሉ ያስባል። እነዚህ አራት ሰዎች በአንድ ላይ መሆን የማይችሉ ቢሆንም እንኳን ዛሬ ግን አብረው ሆኖ በጫካ ሲጓዙ አውሎ ንፋስ ተነሳ ከዚያ በከባዱ መዝነብ ጀመረ። አራቱም መጠለያ ፍለጋ መሮጥ ጀመሩ አዘውትሮ የፈጣሪን ስም የሚጠራውና በፈጣሪ የሚያምነው ሰው በጣም ሃይማኖተኛ ስለሆነና የአምልኮ ቦታዎችን የት እንደሚገኙ በሚገባ ያውቅ ነበር። ስለነበር በዚህ አቅጣጫ አንድ ጥንታዊ ቤተ መቅደስ አለ ወደዚያ እንሂድና ከዝናቡ እንጠለል ሲል ሀሳብ አቀረበ። ሌሎችም ተስማምተው ወደዚህ አቅጣጫ ሲሄዱ እንደተባለው ጥንታዊውን ቤተ መቅዳስ አገኙት ቤተ መቅደሱ ግድግዳዎቹ ሁሉ ፈራረሰው የቀረው ጣራውና አራቱ አምዶች ብቻ ነበሩ። ከዚያ ለፈጣሪ ካላቸው ፍቅር የተነሳ ሳይሆን ከዝናቡ ለማምለጥ ሲሉ ብቻ ወደ ቤተ መቅደሱ ገቡ። በቤተመቅደሱ መካከል የተቀመጠ አንድ የማምለኪያ ምስል ተቀምጦ ነበር ዝናው ያ ዝናቡ ከየአቅጣጫው የዘነበ ስለነበርና ዝናብ ሊነካቸው የማይችሉ ምስሎች የተቀመጠበት ቦታ ብቻ ስለነበረ እነዚህ አራት ሰዎች ማምኪቻው ምስል ወደሚገኝበት መጠጋት ጀመሩ። በመጨረሻም ምርጫ አልነበራቸውምና ምስሉን አንስተው በማቀፍ ምስሉ የነበረበት ቦታ ተቀመጡ። እነዚያ ሰዎች ያንን የማምለኪያ ምሰል አቅፎ በተቀመጡበት ግዙፍ የሆነ አምስተኛ አካል መገኘት ነበር። በድንገት ፈጣሪ ተገለጠ በዚህ ጊዜ በአራቱም አእምሮ ውስጥ ለምን አሁን የሚል ተመታሳይ ጥያቄ ተነሳ። በጣም ተገረሙ ከዚያ ብዙ ፍልስፍናዎች አስተምረን ነበር ብዙ ተከታዮችም አፍርተናል በርካታ መነፍሳዊ ልምምዶችም ነበሩን ግን አልመጣም ነበር አሁን እዚሁ የመጣው ግን ዝናብ ለመጥለል ብቻ በሆኑ ሳለ እዚህ ተከሰትክ ለምንድነው ሲሉ ጠየቁት? ፈጣሪም በመጨረሻ እናንተ አራት የማትረቡ ሰዎች በአንድ ላይ የተገኛችሁ በመሆኑ ነው ሲል መለሰ። እነዚህ አራቱ ማለት አካል አእምሮ ስሜትና ሀይልህ በአንድ ላይ አይሄዱም። የሰው ልጅ አንድ ትልቅ ትርምስ የሆነው ለዚያ ነው ለብዙ ሰዎች እነዚህ አራት ልኬቶች በተለያየ አቅጣጫ የተቀመጡ ናቸው። አእምሮ የሚያስበው የሚሰማው በአንድ መንገድ ነው አካላዊ ሰውነትህ በሌላ መንገድ ስሜትህ በሌላ መንገድ ሀይል ደግሞ በሌላኛው መንገድ ይሄዳል። አንተ ግን ይሄ እነዚህን አራት ነገሮች ውህደት ነህ። በአንድ ሰው ውስጥ ስሜት የበላይ ይሆናል በሌላኛው ሰው ውስጥ ደግሞ አእምሮ የበላይ ሊሆን ይችላል ነገር ግን ሁሉም ሰዎች እነዚህን አራት ነገሮች ውህደት ነው። ስለዚህ የእነዚህ አራት ነገሮች ውህደት ያስፈልጋል ለአንተ የበለጠ ጥሩ የሚሆንልህ አራቱ በትክክለኛው መንገድ ከተቀላቀሉ ብቻ ነው። መመሰጥ ወይም መጸለይ ደግሞ እነዚህን አራት ልኬቶች ፍጹም በሆነ ህብር በአንድ ላይ እንዲሆኑ የሚያደርግ ነው። ሰውነትህና አእምሮህ ዝና ባለው ሁኔታ ውስጥ ሲሆኑ በውስጥ ከሚዘነዘንዙ የማይመቹ ነገሮችና ህመሞች ነፃ ትሆናለህ። ሀይሎችህ ስታነቃቃ ሙሉ በሙሉ በተለየ መንገድ መስራት ትችላለህ። ተመስጦ ውስጣዊ ሀይሎችህን በማንቃት አካልህንና አእምሮህን በከፍተኛ አቅማቸው እንዲሰሩ የሚያደርግ ነው። ስለዚህ ብዙ የምታምናቸው ነገሮች ሊኖሩ ይችላሉ። በመሰረታዊነት ግን አንተ የተወሰነ መጠን ያለ የህይወት ሀይል ነህ።